በጣም አሪፍ ጥያቄ ነው ቴንኪው። የምትወደው ጣፋጭ ምግብ ምንድነው? ይላል ጥያቄው በጣም አመሰግናለሁ አሪፍ ነው ያው አብዛኛው ጊዜ ነው የምወደው የምግብ። ያው አትክልት ነው አትክልት ደግሞ ለጤንነትም በጣም ጥሩ የምግብ እንደሆነ። ያው እናውቃለን። ደግሞ ሳይንስ የሚመክረው አብዛኛ ጊዜ አታክልት ነው አታክልት መብላት። ለጤንነት ራስን ከ በሽታ ዲፌንስ ለማድረግ በጣም እንጠቀማለን። ብንጠቀምም ደግሞ አሪፍ ምግብ የምወስደው አታክልት ነው። አታክልት ደግሞ አዎ ከብዙ በሽታዎች ለመከላከል እና ደግሞ ሰው ሰውን ራሱ በጣም እንትን የሚያደርግ ምግብ ነውና በጣም ያው አብዛኛው ጊዜ። በጊዜ በእንትኑ ብንበላ አሪፍ ምግብ ብዬ ያሰብኩት እና ደግሞ እኔም በተማርኩ ልክ በዛ አታክልት ብንባላ አሪፍ ነው ብዬ አስባለሁ። ለብዙ ሰውም ደግሞ ጠቃሚ ነው። ደግሞ ለብዙ ሰውም ቢጠቀም አርፍ ብዬ የሚመክረውና። ደግሞ ቢበላ ይሻላል ብዬ አሰብኩ። የሚከብካይ አብዛኛው ሰው ስጋ ምናምን መብላት ይጎዳል ግን። ከስጋ ምናገኘው እንትኑ ያው ብዙ ነገር ልናገኝ እንችላለን። ግን ከአታክልት በጣም ብዙ ከዛ ከስጋ የሚሻለውን ነገር ራስን ከበሽታ ዲፌንስ ለማድረግ እና ከብዙ እንትኖች። ራስን ለጤንነት እና ለእንተኑ ለዲፌንሲቭ እና ደግሞ ለጤንነቱ ራሱ በጣም ጠቃሚ ምግብ ብዬ ያሰብኩት አታክልት ነው። እኔ ደግሞ አታክልት በጣም እጠቀማለሁ አታክልት። ያው በሳምንት እንደውም ብዙ ጊዜ የምበላው ያሰብኩት ምግብ አታክልት ነው አታክልት ብንጠቀም ለሁላችንም ጥሩ ነው ብዬ ለጤንነታችን ጥሩ ነው ብዬ አስባለሁ። ያው ስለሰጣችሁ ጥያቄ በጣም አመሰግናለሁ በጣም አሪፍ ጥያቄ ነው። ጥያቄውን ኤክስፕረስ በዚህ ልክ አደርጋለሁ። ከዛ የበለጠው ደግሞ በብዙ እንትን ብዙ ለብዙ አታክል ስራ አታክል ብዙ ማውራት እንችላለን። ገና በዚህ እሱ በዚህ እሱ ብዬ ነው ይሄንን ኤክስፕረስ አደረኩት። ቴንኪው በጣም አመሰግናለሁ አሪፍ ነው።

ያው አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁ ጥያቄ በጣም አሪፍ ጥያቄ ነው ታሪክ መናገር ትወዳለህ ወይ ይላል ጥያቄው ያው አብዛኛው ጊዜ እኔ ታሪክ መናገር እወዳለሁ። ያው የተ የኢትዮጵያ እና የህይወት የህይወት ታሪክንም መናገር ይወዳሉ አብዛኛው ጊዜ አሁን ያው የሶሻል ተማሪም ስለሆንኩ ብዙ ጊዜ ታሪክ መናገርና ታሪክ ማንበብ በጣም እወዳለሁ ደግሞ መናገር። ያው ቴዎድሮስ ቀጥሎ እንደዛ እንደዛ ደግሞ መንግስታት እንደመጡ እና ደግሞ የህይወት ላይ የመጡ የተገጠሙ ታሪኮችም አሉ እንደዛ አይነት ታሪኮችን በጣም ብዙ ጊዜ አወራለሁ። መናገርም ደግሞ እፈልጋለሁ አብዛኛ ጊዜ አሁን ስለ ኢትዮጵያ ታሪክ ስናወራ ብዙ ጊዜ ያልተረዳነው ብዙ የማናውቀው ነገሮች አሉ እነዛ ያን ነገሮችን አውቃን ከዛ ካለ ለሌላ ሰው ማስታወቅ ራሱ አንዱ በዛ ብዙ ጥቅም አለ። ሌሎች ያላወቁት ዝም ብለው የሚኖሩ ሰዎች አሉ ማንበብና መረዳት የማይችሉ ለዘን እንደዚህ አይነት ሰዎች በአሁኑ አጋሬ እንደዚህ አይነት ነገር አረጋለሁ። ቴንኪው አመሰግናለሁ።

ቴንኪው በጣም አሪፍ ጥያቄ ነው? በእንጨት ማብሰል ታውቃለህ ይላል? ጥያቄ አዎ አውቃለው አብዛኛው ጊዜ ያው ገጠር አካባቢ ስላደግን ማብራትን ያው ኢትዮጵያ በኢትዮጵያ ሌብልም ስናይ አብዛኛው ትንሽ ፓርሰንት ነው ማብራትን የሚያገኘው ያው ገጠር አካባቢ ስላደኩ ብዙም እንትን ባልሆኑንም ያው ሴቶች ምናምን ስላሉ ብዙም እንትን ባልሆኑንም እሰራለሁ እንጨት ማብሰል ምናምን እወዳለሁ እችላለሁ። ያው አሪፍ ነው ደግሞ እንደዚያ አይነት ነገር መልመድ ያው ብዙ ጊዜ እኛ እኛ ጋር ማብራት ምናምን ስለሚያስቸግር እንጨት ምናምን እንድጠቀማለን ስለዝያ ነው የእንጨት እሳት ማብሰል ታውቃል የምል ጥያቄ ነው? አውቃለሁ አዎ ብዙ ጊዜ እሰራለሁ እጠቀማለሁ አብዛኛ ጊዜ ማለት ነው። አሁን ከንትኑ ራሱ ይሻላል አብዛኛ ጊዜ ለሚያቅ ሰው ማለት ነው። አሁን እኛ ጋር አሁን ብዙ ሰው እያወቀ ራሱ ያንን የማይጠቀሙ ሰዎች አሉ አሁን ያው ለምደው ማለት ነው ማብራት ይሻላል ብሎ ስለሚያስቡ ማለት ነው። ግን ከማብራት ትንሽ እንትኑን ጭስም ምናምን ስለሚያስቸግር ማብራት ይሻላል ብዬ ነው የማስበው። አሁን አሁን ቴክኖሎጂ ተቀይሮ በጣም አሪፍ ነው። ቴንኪው

ያ በጣም አሪፍ ጥያቄ ነው ቴንኪው ጥያቄ ውስጥ ስለሰጠችው በጣም እመሰግናለሁ ያው ከአለቃ ጋራ ግንኙነት እንዴት ነው ይላል? አብዛኛው ጊዜ መንገድ ሰራተኛም ስለሆንኩ ባንከር ነኝ። ያው ብዙ ጊዜ ያው ከአለቃ ጋር ያለው ግንኙነት በጣም አሪፍ ነው በጣም እንትን የሚደረግ ነው በጣም ጥሩ ነው። ከሰው ጋር ያለው ሪሌሽን ራሱ በጣም ራስን ለማድረግ እና ለማቀበል ሳልሆን ብዙ ጊዜ ተግባቢ ነኝ። ራስን በቃ ትንሽ አድርጌ ነው የሚያስበው በቃ እና ዝቅ አድርጌ ነው የሚያስበው እንደማንም ደግሞ እንደዛ አይነት እንደዛ እንደዛ እንደዛ ማድረግ ራሱ ጥሩ ነው። ራሱን ከፍ ካደረገ አብዛኛው ጊዜ ብዝቅ ብሎ ነው ብዙ ሰው ብዝቅ አድርጎ ነው የሚያየው እኔ ከአለቃ ጋር ያለው ግንኙነት በጣም አሪፍ ነው። አለቃም በጣም ይዎዳል ደግሞ የሚወደውም እንደዛ ዝቅ ብዬ ስለምሰራ ነው እሱ የሚለውን ነገር በጣም እሰማለሁ። አዳምጣለሁ እሱ የሚሰራው ስራ እከታተላለሁ በጣም ጥሩ ስራ መሰራት ጥሩ ስራ ስራ መሰራት እሱም ደግሞ እኔ እከታተላለሁ። ምናልባትም ፊት ለፊት ላይ እኮ ከዛ ከሰውዬ ራሱ እሱን ከሱ እንደውም ምናልባት በእውነት በስተፕ ባይ ስቴፕ ነው ሰው የሚያድገው እኔም በዛ ቦታ ላይ ቢቀመጥ የሚለውን አለቃውን አክብራለሁ። ደግሞ አለቃ ራሱ ሰው ሰው አክባሪ ነው በጣም እንትን በጣም አአክባሪና በጣም ዲሲልፕሊን ያለው ሰው ነው። በጣም እንትን በቃው ሰውን በጣም አትራክት የሚያውቅ ሰው ነው። እንደዛ አይነት ስራና እንደዛ አይነት ስራ ስንሰራ ደግሞ እንደዛ አይነት ጥሩ ቦታ ላይ ስንቀመጥ አለቃ ከአለቃዎች ጋር ብዙ ጊዜ እንትን መግባባት አለብን። ያው ግድ ነው እንደዚህ አይነት ነገር ስራ። አሁን አብዛኛው ኢትዮጵያ ላይ ያለ ሰው በቃ ታላቁን እንደ ታላቅ አድርጎ አይቆጥርም። አሁን ለምሳሌ አያቀር መሪ በቃ ትንሽ አድርጎ እንደራሱ ያስባል አሁን የሀገር መሪ ማለት እሱ ምንያህል እንደሚያስብ አያውቅም። ዝም ብለው ነው የሚያወሩት ብዙ ሰዎች ስለዚህ ከአለቆቹ ጋር በጣም ግንኙነት መኖር ያስፈልጋል። ቴንኪው

ያው አብዛኛው ጊዜ ታሪክ ጥያቄው በጣም አሪፍ ነው አመሰግናለሁ። ምን አይነት መሳሪያዎችን ትጠቀማለህ ይላል? ጥያቄው አሪፍ ጥያቄ ነው። ግን ምን አይነት መሳሪያዎች ሲል ያው አብዛኛው ጊዜ እኔ የምጠቀመው የራሴን ስራ የምሰራው ያው እንደዛ አይነት ከ ከስራ ጋር የሚያያዘው መሳሪያዎች ናቸው። እንጂ የምጠቀመው ብዙ መሳሪያ ብዙም አልጠቀምም አሁን። በቃ እስክብርቶ ለኔ መሳሪያ ብዬ የሚያስበው እንተን ማህተብ በቃ ወረቀት ምናምን አለ እዛ አይነት ነገሮች ናቸው። እንጂ ቢዙም ያው መሳሪያ ብዬ ኖርማል መሳሪያ አልጠቀምም። ብዙ ሰው መሳሪያ ሲባል እንትን ነው የሚመስለው ለምሳሌ ጥይት እንትን እንትን ምናምን እንደዛ አይነት ነገር ነው የሚመስለው። ግን እንደዛ አይደለም። እኔ የምጠቀመው ብዙ ጊዜ እስከብርቶ ደፍተር ወረቀት የማይቀር ምናምን ስሊፐር እንደዛ አይነት ነገሮች ናቸው። የምጠቀመው ቴንኪው አመሰግናለሁ በጣም አሪፍ ጥያቄ ነው።

ያው ቴንኪው በጣም አሪፍ ጥያቄ ነው "በቤተሰብ ምን አይነት በዓላትን ታከብራላችሁ?" ይላል። ያው እኛ ጋር የምናከብረው እኛ አሁን ለምሳሌ እኔ ፕሮቴስታንት ነኝ ያው ያው ፕሮቴስታንት የሚያከብሩ ባዕሎችን ሁሉም ጋር ከቤተሰቦቼ ጋር ነው የምናሳልፈው አብዛኛውን ጊዜ ቤተሰቦቼም ስለሚጠብቁ። ከእነሱ ጋር ማሳለፍም ደግሞ በጣም ደስ ስለሚሆን አሁን ሰፈር ሄጄ ከድሮ ጓደኞቼ ጋር አብሮ አብሬ ሆኜ ወይም ደግሞ የድሮ ጓደኞቼን እያስታወስኩ ከጓደኞቼ ጋር ሆኜ ማስተላለፍ ማሳለፍ እና በጣም ደስ ስለሚል። ስለዛ ብዙ በዓላቶች አሉ አሁን ገና ዘመን መለወጫ ትንሳኤ ነው ማነው የምትባለው ባዕላቶችን መስቀል እንደዛ አይነት ባዕላቶችን በጣም እናከብራለን። ደግሞ ብዙ ቤተሰቦችን ደስ ይላል። እኛ ስንሄድ አሁን ብዙ ከዛ ከሌላ ቦታ ብዙ ቦታ ስለሚመጡ ብዙ ሰዎች ያው ቤተሰቦቹም በጣም ደስ ስለሚሉ አብዛኛው ጊዜ እንደዚህ አይነት ባዕላቶችን ከቤተሰብ ጋር ነው የምናሳልፈው በጣም አሪፍ ነው። ያው ደግሞ ደግሞ እዛ ጋርም ስለሚጠብቁ እንደዛ አይነት ማክበርም ቤተሰብንም ማክበርም ያመለክታል። እንደዛ አይነት ቦታ ላይ ሄደን ሰፈሩንም አለመርሳት። እና ደግሞ ባህል ላይ ካልሄድን ደግሞ ብዙ ህዝብ ስራ ብዙ ስለሚያልቅ ያው ግድ ነው። በዓል ላይ ሁሉንም በዓላቶችን እዛ ጋር ሄጄ ነው የማከብረው። አመሰግናለሁ በጣም አሪፍ ነው 'ቴንኪው'!

በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁኝ ጥያቄ ያው ምን ሀይል ጊዜ ስብሰባ ታደርጋላችሁ ለጥያቄው? ያው ብዙ ጊዜ እኛ ስብሰባ እናደርጋለን ግድም ስለሆነ ማለት ነው። አብዛኛው ጊዜ ያው እንትኖችን ሰብስበን ብዙ ጊዜ አዎ አለቃም ስለ ጥርጥር ጠርቶ የሆነ ስብሰባ ምናምን ይደረጋል በሳምንት ቢያንስ ሁለት ሶስቴ እንደዛ አይነት። እንትን እናደርጋለን ያው ግድም ስለሆነ ማለት ነው። ብዙ የሚጠፉ ነገሮች አሉ አና ዛሬ ዝም ብለን ስብሰባ ሳናደርግ ዝም ብለን የምናሳልፍ ከሆነ ብዙ ጊዜ የሚጠፉ እቃዎች አሉ አሁን ለምሳሌ የሲስቴም ችግር ሊሆን ይችላል። ሀከሮች ምናምን ስለሚያስቸግሩ እንደዚህ አይነት ነገር ጥንቃቄ እንድንውስድ ያው ለእሱም ለእኛም ጠቃሚ ስለሚሆን። አሁን ለምሳሌ እንትኑ ዲሲፕሊን አለ ሩል አለ ያንን ሩል እንደሚጥሱ ሰዎች አሉ። ስለዚህ ብዙ ጊዜ ያን ዲሲኘሊን ሩልን ለመጠበቅ የግድ በሳምንት ሶስት ጊዜ አብዛኛው ጊዜ ሶስት ነው የምናደርገው። አንዳንዴ በቃ ትንሽ ከሆነ ትንሽ ብዬ ቢገጥማት ብዬ የምወስደው ሁለት እንደዛ ነው። ቀጣም አመሰግናለሁ ቴንኪው።

ቴንኪው በጣም አሪፍ ጥያቄ ነው እንደውም እንደዛ አይነት ጥያቄ በጣም ሲወራና ሲሰማ በጣም አሪፍ ጥያቄ ነው እንደዛ ይቅርታ ቀላል ነው ወይ? ያው ለሚጠይቅ ለሚገባ ሰው አብዛኛ ጊዜ ቀላል ነው ብዬ አስባለሁ እኔ ለሚገባ ሰው ማለት ነው። ያው ይቅርታ ይቅርታ ማድረግ ለገባ ሰው ማለት ነው። አብዛኛው ሰው ይቅርታ ከሚጠይቅ እንደውም ይቅርታ ሌላ ጠይቆ እሱ አጥፍቶ ሌላ ሰው ቢጠይቅ ነው የሚፈልገው ግን እኔ መጠየቅም እፈልጋለሁ። ደግሞ መጠየቅ ቀላል ነው የምል ጥያቄ? መጠየቅ ትንሽ ሊከብድ ይችላል ይቅርታ አጥፊታ አጥፍተን ሳይሆን አጥፍተው ራሱ መጠየቅ ያስፈልጋል። ክርስቶስ ራሱ ጥቅርታ አድርጎ ነው እንጂ ወደ እኛ የመጣው። ያው ክርስቶስ እኛ ባይወደን ወይም ይቅር ባይል ኖሮ ወይም ራሱን ቀለል አድርጎ ባይመጣ ኖሮ። አሁን ባለንም ምን እንደምንሆን ራሱ በጣም ከባድ ነበረ ግን። ይቅርታ መጠየቅ ቀላል ነው ወይ የሚል ጥያቄ በጣም እንትን ነው። አሁን ለመወሰን ራሱ በጣም ለሚያወራ ሰው ማዕረግ ትንሽ ይከብዳል ግን ትንሽ አይደለም በጣም እንደውም ይከብዳል ግን። መጠየቅ ቢችል ቢችል መጠየቅ ቢንችል መጠየቅ አሪፍ ነው። ደግሞ ቃላል ነገርም ነው ብዬ አስባለሁ። መጠየቅ አሁን ለምሳሌ ዝም ብለን እናካብዳለን እንጂ ዝም ብለን ያው ነገሮችን ውስብስብ እናደርጋለን እንጂ ይቅርታ መጠየቅ ማለት። ያው ካራሴሪዝ እንደውም ከእኛ ራሱ የሆነ የሚለቅ ነገር አለ ይቅርታ ስንጠይቅ። የጥፋተኝነት ስሜት አይሰማህም እና ደግሞ የሆነ ነገር ያደረገውን ነገር ወይ የሆነ ሰው የጠፋውን ነገር ብንተው። ወይም ቀለል አድርገን ይቅርታ ብንጠይቅ። ቀላል ነገር ነው ግን እኛ ራሳችንን የምናካብደው ያው ጥሩ አይደለም እንደዛ ነገር ይቅርታ መጠየቅ በጣም አሪፍ ነው። ብንጠይቅ እና ደግሞ ቀለል አድርገን ብናይ ያው ኢትዮጵያ ላይ አሁን እንደዛ አይነት ውስብስብ የሆኑ ነገሮች ራሱ አይኖርም ነበረ። በጣም አመሰግናለሁ ቴንኪው

በዛም አሪፍ ጥያቄ ነው። "ፎቶ ማንሳት ትወዳለህ ወይ?" ይላል አዎ ፎቶ ማንሳት እወዳለሁ አብዛኛው ጊዜ ማለት ነው እኔ ፎቶ ማንሳት ፎቶ ሰውን ማንሳት አሪፍ ነው አሁን ለምሳሌ እንደዛ አይነት በ ፎቶ ኤዲቲንግ አካባቢ እንደዛ አይነት ስራ ራሱ ለመስራት ብንችል ብንችል እንደዚህ አይነት ነገር ብንለምድ አሪፍ ነው ብዬ አስባለሁ። ብዙ ጊዜ ፎቶ ለማንሳት ልምድ ያስፈልጋል ዝም ብለን የምናነሳው ብዬ ብዙ ጊዜ ለማንሳት ራሱ ዝም ብለን ስናነሳ ያው ኳሊቲ አይጠብቅም እንደዛ እንደዛ አይነት ነገር ያስቸግራል። ስለዚህ ፎቶዬ ለማንሳት ራሱ ልምድ ይፈልጋል። አሁን ብዙ ኮርሶችንም ብዙ ኮርሶች እየሰጡ ስለሆነ ኤዲቲንግ ፎቶ ማንሳት ካሜራማን ምናምን የምሉ ነገሮችን ብንችል ብንችል አሁን እንደዛ አይነት ኮርሶችን ብንማር እና እንደዛ አይነት ነገሮችን ብን ብ ብ ብንሰራ ያው ፎቶ ለማንሳት ጥሩ ነው ደግሞ ፎቶ ማንሳት ራሱ አሪፍ ነገር ብችል ቢቻል ብቻ ብዙ ገንዘቤን የሚያስገኘው ነገር ነው። አሁን ለምሳሌ ብዙ እኔ ምያቃቸው ልጆች ራሱ እንደዚህ አይነት ነገር እየሰሩ አሉ። ቴንኪው በጣም እሰግናለሁ።

ቴንኪው በጣም አሪፍ ጥያቄ ነው የአካል ብቃት እንቅስቃሴ ታደርጋለህ? ወይ ይላል ጥያቄው ያው የአካል ብቃት እንቅስቃሴ አደርጋለሁ አብዛኛውን ጊዜ ማለት ነው። ለምንድነው ብትሉ አብዛኛውን ጊዜ እንድናደርግ ማድረግ ራሱ ሳናውቅ ዝም ብለን የምናመጣቸው በሽታዎች አሉ። ዝም ብለን ተኝተን ተኝተን የሚመጡ በሽታዎች አሉ። ያንን በሽታ ለመከላከል አብዛኛው ጊዜ ጠዋት ጠዋት ውጠን ብንችል ብንችል ጥዋት ጥዋት የአካል ብቃት እንቅስቃሴ ብናደርግ ከበሽታ ራሳችን ዲፌንስ እናደርጋለን። ደግሞ ያንን ብዙ ጊዜ ያልተረዳነው ነገር። እንቅስቃሴ ስናደርግ። ዝም ብሎ የሚያደርጉት ይመስላል ብዙ ጊዜ ሰው ጅም ምናምን ሲያነሳ ጂም ቤት ላይ። አዘውትሮ ሲጠቀም እንደዛ አይነት ነገር ሲያደርግ። ያው ብዙ ሰው። እንቅስቃሴ ሲያደርግ ዝም ብሎ ነው የሚመስለው ለብዙ ሰዎች ግን እንደዛ አይደለም። ጥሩ አሁን እንቅስቃሴ ማድረግ ለጤንነት። አሁን ለምሳሌ ብዙ ሰው የኩላሊት በሽተኛ የስኳር ምናምን የሚባለው እንደዛ አይነት ነገር። እንቅስቃሴ ባለማድረጉ ነው። ስለዚህ ብዙ ጊዜ እንደዛ አይነት ነገሮችን። እንቅስቃሴ ብናደርግና እንቅስቃሴ እንትን በእንቅስቃሴ አዘውትሮ ብምንጠቀም ያው ከበሺታ ራሳችን ዲፌንስ እናደርጋለን። ለሌላ ነገር አይደለም የራሴን ሁሌ ከሌላ ለመደባደብ እንደዛ አይነት ነገር ሳይሆን። ያው ለጤንነት ብለን ራሳችን እንቅስቃሴ ብናደርግ እና ያንን ደግሞ ሁላችሁም በሁሉም ሁሉም ሰው እንደዚህ አይነት ነገር ቢሰራ ያው ጤና ጤናማ ህይወት እንኖራለን። እና ደግሞ ያው ራሷን በጣም ቦርጫም ምናምን ይለዋል ሰው ዝም ብሎ ማለት ነው ሳይበላ ዝም ብሎ እንደዛ ያን ነገር እንዳይመጣ ይከለክላል እንቅስቃሴ ማድረግ ማለት ነው። አሁን ብዙ የሚያውቁ ሰዎች። ጠዋት ጠዋት አብዛኛውን ጊዜ አዘውትረው ይሰራሉ ማታ ማታ ማታ አካባቢ ከአስራ አንድ ሰዓት። ቀጥሎ እስከ አንድ ሰዓት አካባቢ ብዙ ጊዜ ይሰራል ደግሞ ጠቃሚ ነው። እኔም የአካል ብቃት እንቅስቃሴ አደርጋለሁ። በጣም ቴንኪው አመሰግናለሁ